አስተያየት መቀበል ትወዳለህ ነው ጥያቄው በዚህ ዙሪያ ነው ምንወያየው። አዎ በጣም ነው ምወደው ምክንያቱም ለሰዎች እኔ የትኛውንም አይነት አገልግሎት ሰጥቻቸው የነሱ ምላሽ ደሞ ምን እንደሆነ መቀበል እፈልጋለሁኝ። እንደዚሁም ደሞ በእኔ ባህሪ ዙሪያ ሊሆን ይችላል። ወይ ደሞ ስለኔ አለባበስ ሊሆን ይችላል ስለየትኛውም ነገር። እኔን ነገ የተሻለ ስለሚያደርገኝ አስተያየት መቀበልን በጣም ጥሩ ጉኑን ነው ማየው

የምትወደው ቁጥር ስንት ነው ነው ጥያቄው በሱ ዙሪያ ነው የምንወያየው። የምወደው ቁጥር ሰላሳ ነው። አንደኛ ነገር በጣም የምወደው ወራዊም ሆነ አመታዊ የባል ቀን በቀን ሰላሳ ስለሚውል እሱ ነው። ሁለተኛው ነገር ደግሞ ሁልጊዜም እቅድ ሳወጣ እኔ የቀን የሳምንት የወር እንዲሁም ደግሞ የአመት ብዬ ነው የማወጣው እና ሁልጊዜም ወራዊ እቅዶቼን ማጠናቀቄን እና ለቀጣይ ወርደማም የሆነኝን እግድ የማቅድበት ቀን ስለሆነ ሰላሳ ቁጥር እወደዋለሁ። በዚህ ምክንያት

የምትወደው ጣፋጭ ምግብ ምንድነው? በሚለው ዙሪያ ነው አሁን ደግሞ የምንወያየው እኔ እንደ አጠቃላይ ጻፋጭ ምግብ እንደ ተጠቃሚ አይደለሁኝም ብዙም አልወድም። ከዛም ባሻገር ደግሞ ለጤና ስኳር ስለሚበዛባቸው ከጥቅማቸው ይልቅ ጉዳታቸው ያመዘነ ሲጀመር ለጤና ጉዳት ያላቸው መግባት ስለሆኑ። ጣፋጭ ምግብ አልወድም። ግን ከሆነም አንድ የምወደው ጣፋጭ ምግብ አለ የሀረር ባህላዊ ምግብ ነው ሙሸበክ ይባላል። እሱን ነው የምወደው ጠፋጭ ምግብ

በመሬት ላይ መቀመጥ ታመቻችህ ነው የሚለው? መሬት ላይ መቀመጥ ብዙም አይመቸኝም። ከእሱ ይልቅ ትንሽ ዝቅ ያለ መቀመጫ እና ምቾት ያለው መቀመጫ ነው የምወደው። ግን አንዳንዴ በጣም ክልክ ያለፈ ድካም ሲኖርብኝ መሬት ላይ መቀመጥ ዛና ያደርገዋል ሰውነቴን

መስኮቱን ከፍተህ ትተዋለህ? ያው ከመኝታዬ እንደተነሳው የማደርገው ነገር መስኮቴን መክፈት ነው ነፃ አየር ከውጪ እንዲገባ አንዳንዴ ንጹህ አየር በምፈልግበት ሰዓት ላይ መስኮቴን ከፍተዋለሁኝ እንደዚሁም ደግሞ በሩን መዝጋት እና ብቻዬን መሆን በምፈልግበት ሰዓት ላይ ብርሃን እንዲገባና ንጹህ አየርም እንዲገባ መስኮቴን ክፍት ተወዋለሁኝ።

ሩዝ ትወዳለን? ሩዝ እወዳለሁኝ በርግጥ። ግን ደግሞ ብዙ አይነት ምግቦች አሉ ከእነሱ በጣም እወደዋለሁ የምለው ምግብ አይደለም ከምግብነቱ ይልቅ እኔ የምወደው ለውበት መጠበቂያነት ደስ ይለኛል ለፀጉር ውሃው ፀጉር ለፀጉር ስንጠቀመው ፀጉራችን ላይ ያለውን ለውጥ ማየት እሱ በጣም ያስደስተኛል። ሁለተኛ ነገር ደግሞ ተፈጭቶ ለፊት ሲዘጋጅና ፊት ላይ እንደ ክሬም እሱን ስንጠቀመው እሱ ይበልጥ ያስደስተኛል። ከምግብነቱ በላይ ውበት መጠበቂያነቱን እወደዋለሁ

ምን አይነት ጫማ ትወዳለህ ነው? ያው ብዙ አይነት ጫማ ነው ያለው ብዙ ጊዜ ምርጫ የማደርገው እንደ አስፈላጊነቱና እንደምሄድበት ቦታ ነው። የሀበሻ ቀሚስ ከለበስኩኝ አሁን ከፍታ ያላቸው ጫማዎችን መጠቀም ያስደስተኛል። ትንሽ አስቸጋሪ መንገድ አወራ የተለያየ ነገር በቃ ያለበት ውጣ ውረድ ያለው አይነት መንገድ ሲሆን ስኒከር ጫማዎችን መጠቀም ደስ ይለኛል ወይ ገዳማት ቦታዎች ላይ ሲሄድ። ቤተክርስቲያን ወይም ደግሞ ቤት ውስጥ ከሆነ ደግሞ ቀለል ያሉ ጫማዎች ማድረግ ደስ ይለኛል። ያው ግን በአጠቃላይ የሚያስደስተኝ የድሮ ቆየት ያለ ስታይላቸው ቆየት ያለ ስታይል ያላቸው ጫማዎች ደስ ይሉኛል

በስራ ጊዜ እረፍት ታደርጋለህ ነው? አዎ አደርጋለሁኝ ምክንያቱም አይምሮአችንን ስናሰራው ማሳረፍና ማዝናናትም ደግሞ አለብን ያለዛ አእምሮአችን በአግባቡ መስራት የሚችለውን ያክል አይሰራልንም ማለት ነው። እና በስራ ጊዜ ሁልጊዜም የሻይ ሰዓት አለኝ ሁለት ሰዓት ከገባሁኝ አራት ሰዓት ላይ ለአስራ አምስት ደቂቃ ያክል። ከቢሮዬ ወጣ ብዬ ንፋስ እየተቀበልኩኝ ሻይ እየጠጣሁኝ እረፍት አደርጋለሁኝ። እንደዚሁም ደግሞ ከምሳ በኋላ ደግሞ ዘጠኝ ሰዓት ላይ አሁንም የቡና ሰዓት ይኖረኛል። እና እንደዛ አድርጌ በስራ ጊዜ እረፍት አደርጋለው

በስራ ክሌመንት ተግዳሮት አለ በሚለው ላይ ነው አሁን ደግሞ የምናየው ያው የኔ የስራ ሀላፊነቶች ብዙ ናቸው ግን ካሉብኝ የስራ ሀላፊነቶች ባሻገር ደግሞ እንደ ግል የራሴ ስራዬ ላይ በጣም ጠንቃቃ ነኝ። ጥሩ የማስታወስ ችሎታ አለኝ በጣም ታጋሽ ነኝ። ከአብሮኝ ከሚሰሩ የስራ ባልደረቦቼ ጋር በጣም ጥሩ የሆነ ግንኙነት ነው ያለን። ሰዎችን ማድመጥ ያስደስተኛል ሰዎችን መርዳት እወዳለሁኝ። እና የኔ ተግዳሮት የምለው በጣም ብዙ ነው። ከደንበኞች ጋር በተገናኘ ደንበኞችን መርዳት አንዱ የኔ ተግዳሮት ነው

የአካባቢው ገበያ እንዴትነው? ነው አሁን ላይ እኔ የምኖርበት አካባቢ ከተማ ነው። እና ያው ገበያ መሃል ገበያ ሁሉንም የሚያማክል ገበያ ሳይሆን የተለያዩ ነገር ለምሳሌ አትክልትና ፍራፍሬ ይዘው ቤታቸው በር ላይ የሚሸጡ አሉ። ግን ወደ ክፍለ ሀገር ላይ ደግሞ ሰፊ ቦታ ላይ ሁሉንም አይነት ነገር የሚገኝበት ቦታ ነው ገበያ

መታጠቢያ ቤት ውስጥ እዘምራለሁ ነው ሁልጊዜም ሰውነቴን እየታጠብኩኝ እየዘመርኩኝ ስታጠብ ነው በጣም ደስ የሚል ስሜት ይሰማኛል። አይምሮዬን እና እኔ ብቻ አይደለሁኝም ብዙ ሰዎች ሲያደርጉት አያለውኝ። ከሰዎች ጋር አንድ ላይ መኖር በቻልኩበት ያንን እድል ባገኘሁበት ወቅት ሌሎችም ሰዎች እንደዚህ ሲያደርጉት አይቻለሁ እና። እኔም መታጠቢያ ክፍሌ ውስጥ

በስልክ ገንዘብ ትልካለህ ነው አዎ። ሁልጊዜም በስልክ ነው ገንዘብ የምልከው ምክንያቱም ባንክ ላይ ሄጄ ገንዘብ ልላክ ካልኩኝ። በጣም ብዙ ሰዓት ነው የሚቃጠልብኝ በጣም ነው የምንገላታው። እና ሁልጊዜም ገንዘብ እምልከው በስልኬ ነው። ማንኛውንም አይነት አየር ሰዓት ሊሆን ይችላል ለሰዎች ክፍያ ለመፈጸም ሊሆን ይችላል። በስልኬነው ገንዘብ

ዋና ሀላፊነቶች ምንድን ናቸው? የሚለው ያው እኔ የስራ ህይወት አለኝ ከዛ ደግሞ መንፈሳ ህይወት አለኝ ከዛ ደግሞ ቤተሰብ አለኝ ማለት ነው። ስለዚህ እንደየቦታው ሀላፊነትም ይለያያል ስራ ቦታ ይልህ የኔ ሀላፊነት ማሀንዲስ ነኝ ማማከር ነው የኔ ሀላፊነት። ሌላ ቦታ ላይ ደግሞ ቤተክርስቲያን ላይ በመዘመር አገለግላለሁ አገለግላለሁኝ። ከዛ ደግሞ ቤተሰቤ ላይ ደግሞ ታናናሾቼን መደገፍ ነው

የስራ ምግባር ታከብራለህ ነው? አዎ በደንብ የትኛውም ቦታ ላይ ምግባርን መጠበቅ ምግባርን ማክበር በጣም የሚያስደስተኝ ነገር ነው። ያለምግባር መኖር ለኔ በጣም ይከብደኝ ነበር። እና ስራ ቦታችን ላይ ደግሞ ወሳኝ ነው። ምክንያቱም ምግባር ከሌለን ስራችንን ልናጣ የምንችልበት እድሉ ሰፊ ነው። እና የስራ ምግባርን በጣም ነው የማከብረው

ምን አይነት ቦርሳ ትጠቀማለህ ነው? ያው ብዙ ጊዜ እኔ የምጠቀማቸው ቦርሳዎች ትንንሽ ቦርሳዎች ናቸው ከእኔ ጋር አብረው እንዲሄዱ ሲባል ማለት ነው። ትንንሽ ሆኖ ሲታዩ ውስጣቸው ግን ብዙ እቃ መያዝ የሚችሉ ቦርሳዎችን ነው የምጠቀመውእና። የሌዘር ቦርሳዎች ናቸው አብዛኞቹ ከክርም የተሰሩ ቦርሳዎችን እጠቀማለሁ